ስሜቴን በፊቴ ላይ እንዴ አሳምሬ ነዋ። በተለይ በጣም የሚያስከፋ ስሜት ከሆነ ከፊቴ ላይ መደበቅ አልችልም በጣም ያስቸግረኛል። እንዲሁም ደግሞ እጅግ በጣም አስደሳች ከሆነ እነዛን ከፍተኛ ስሜቶች ከፊቴ ላይ መደበቅ አልችልም። አብዛኛውን ጊዜ በተቻለኝ መጠን አሁን በተለይ እድሜዬ ትልቅ እየሆንኩ ከመጣሁ ወዲህ ስሜቴ ፊቴ ላይ እንዳይነበብ ለማድረግ ከፍተኛ ጥረት አደርጋለሁ። ነገር ግን አንዳንድ ጊዜ ስሜቶቹ ከፍተኛ በሚሆኑ ሰዓት ከፊት ላይ ለመደበቅ በጣም ያስቸግሩኛል። በተለይ በተለይ በጣም የሚያሳዝን ነገር ከሆነ ከፊቴ ላይ ለመደበቅ በጣም እቸገራለሁ። በተቃራኒው ደግሞ የሚያስደስት ነገር ከሆነ አንዳንድ ጊዜ አካባቢዬ ያሉት ሰዎች ከእኔ ጋራ ተመሳሳይ ስሜት ውስጥ ካልሆኑ ያንን ስሜቴን ለመሸሸግ ወይም ለመደበቅ በጣም እጥራለሁ። ደስታ ከሆነ ይሳካልኛል አብዛኛውን ጊዜ ደስታዬን በውስጤ እይዘዋለሁ። አንዳንድ ጊዜ አይኔ ሊያሳብቅ ይችላል መደሰቴን ነገር ግን ወደ ሰው ከማየት አይኖቼን እየቆጠብኩ ደስታዬን በውስጤ አምቄ ለመያዝ እሞክራለሁ። ይሄን የማደርገው አካባቢዬ ያሉት ሰዎች ደስታ ውስጥ ካልሆኑ ነው። ደስታ ውስጥ ከሆኑ ብዙም አያስጨንቀኝም ምናልባት ስሜቴን በግልጽ ላሳየው እችላለሁ። ነገር ግን የሀዘን ስሜት ከሆነ ያንን የሀዘን ስሜት ከፊቴ ላይ መደበቅ በጣም ይከብደኛል። ሀዘኔ ፊቴ ነው ቶሎ የሚናገረው ማዘኔን ምን ሆነሻል ብለው ሰዎች ሁሉ ይነግሩኛል። ለምንድነው ያዘንሽው ምንድነው ፊትሽ እንደዚህ የተከፋው ይሉኛል። እና በተቻለኝ መጠን ሰዎችን ላለማሳዘን የራሴን ሀዘን ከፊቴ ላይ ለመደበቅ በኔ ሀዘን ሌሎችን እዲያዝኑ ላለማድረግ ጥረት አደርጋለሁ። ነገር ግን አብዛኛውን ጊዜ ይህ እጅግ በጣም የሚያስቸግረኝ ነገር ነው። የሀዘን ስሜቴ ፊቴላይ በከፍተኛ ሁኔታ ይወጣል ይታያል ወይ አኮርፍ ይሆናል ወይ ግንባሬ ይኮሳተር ይሆናል ወይ ደግሞ ዝም እል ይሆናል። በዚህ ጊዜ ከወትሮ የተለየ ፀባይ ስለሚሆን አብሮኝ ያሉት ምን ሆነሻል ብለው ሲጠይቁኝ አስተውላለሁ። ብዙ ጊዜ ነገር ግን የደስታ ስሜት ከሆነ ምናልባት ትርሴ ባይታይም ባፌ ባልናገረውም አይኔ በራሱ ያሳብቃል። አካባቢየ ያሉት ሰዎች ደስተኛ ከሆኑ ከነሱ ጋር እጋራዋለሁ። አካባቢዬ ያሉት ሰዎች ደስተኛ ካልሆኑ ግን ስሜቴን በራሴ አምቄ በመያዝ አሳልፈዋለሁ ማለት ነው።

ይሄ ጥያቄ ለኔ በጣም አስቸጋሪ ነው። ምክንያቱም ያለሁበት አካባቢ ትንሽ በስራ የተወጠርኩ የምወጠርበት ስለሆነ አብዛኛውን ጊዜ ወደ መናፈሻ የመሄድ ልማድ የለኝም ነገር ግን የታወቀ መናፈሻ ባይሆንም ራሴን ለማዝናናት በአካባቢዬ ጸጥ ወዳለ ቦታ በመሄድ ራሴን ለማዝናናት ጥረት አደርጋለሁ በተለይ ደግሞ መጽሐፍ ሳነብ ጸጥ ያሉ ቦታዎች ዛፍ ያለባቸው ቦታዎች አበቦች ያሉባቸው ቦታዎች ሜዳ ተራራ እንዲሁ ደግሞ አርቄ አድማሱን ከማዶ ማየት የምችልባቸው ቦታዎች አዘወትራለሁ ከከተማ ወጥቼ ገጠር አካባቢ ላይ ራሴን ለማዝናናት ጥረት አደርጋለሁ። ምን ያህል ጊዜ የሚለው? ይሄን ያክል ጊዜ ለማለት አልችልም በአመት አንድ ጊዜ ወይም ሁለት ጊዜ ከከተማ ውጭ ወደሚገኙ መናፈሻዎች ወይም የባህር ዳርቻዎች እሄዳለሁ። ኢሄ እንግዲህ ካለኝ ኢኮኖሚ አቅም ጋር ይወስነኛል። መናፈሻ ጫጫት ያለበት ቦታ ስለማንወድ ጸጥ ያለ ቦታ ለማግኘት ከከተማ መውጣት ይኖርብኛል። እነዛ ጸጥ ያሉ ቦታዎች ያስደስቱኛል። መጽሐፍት ማንበብ እወዳለሁ። አንዳንድ ጊዜ ደግሞ ለስለስ ያሉ ዜማዎችን ማዳመጥ እወዳለሁ። ስለዚህ በሳምንት አንድ ጊዜ ከከተማ ውጪ ባሉ ቦታዎች ወይም አካባቢዬ ባሉ ጸጥ ያሉ ቦታዎች ዛፍ ያለባቸው ቦታዎች የወንዝ ውሃ ወራጅ ያለባቸው ቦታዎች እሄዳለሁ። በዋናነት ግን ረጅም ጊዜ ጠብቄ ከከተማ ውጪ ባለ ቦታ ከቤተሰቦቼ ጋር ሄደን እንዝናናለን። አድማስን ተራራን ተፈጥሮን የምናደንቅበት ወቅት የሚሆነው እንደዛ በወር አንድ ጊዜ ወይም በሁለት ወር አንድ ጊዜ በመሄድ የምዝናናበት ጊዜ ነው። ያለኝ አዘውትሬ ለመሄድ የአቅም ውስንነት ስላለ ያንን ማድረግ አልችልም። ነገር ግን አካባቢ ያሉ ጸጥ ያሉ ቦታዎችን ተጠቅሜ መጽሐፍት አነባለሁ። አንዳንድ ነገሮችን እጽፋለሁ። ይሄ ሀሳቤን የሚከፍልልኝ ጸጥ ያለ ቦታ ደስተኛ ያደርገኛል።

እኔ አብዛኛውን ጊዜ የምጠቀመው ብእር ነው ለመጻፊያነት ከሆነ ማለት ነው። ያው መጽሐፍና መሳል ሚመሳሰሉ ቢመስሉም የተለያዩ ናቸው። ለመሳያነት ከሆነ እርሳስ እጠቀማለሁ። ምክንያቱም እርሳስ ስዕልን ያሳምራል ጥላና ብርሃን አውጥተን ለመሳል ያገለግለናል። መጽሐፍ ከሆነ ግን አብዛኛውን ጊዜ የምጠቀመው ብእር ነው። ብእርም ደግሞ ከሰሚያዊ ይልቅ ጥቁር እወዳለሁ በጥቁር ቀለም ባላቸው ብእሮች እጽፋለሁ። በነገራችን ላይ ብእር የሚለው ቃል አማርኛ ከግእዝ የወረሰው ቃል ነው። መጽሐፊያ እንደማለት ነው። እንግዲህ እኔ ስጽፍ ብዙ ጊዜ የምመርጠው ስክሪፕቶ ነው። ስክሪፕቶ ተጠቅሜ እጽፋለሁ። ብእር የሚለው በአሁኑ ሰዓት በአሁን ባለው አማርኛ ስክሪፕቶ የሚለውን ነው የሚወክለው እና በብእር መጽሐፍ ነው የምወደው። እርሳስ ለስዕል ነው ብዙ ጊዜ የምጠቀመው። ጽፈት ነክ ነገሮችን አልጠቀምበትም። ነገር ግን ጽፈት ነክ የሆኑ ነገሮችን በብእር እጠቀማለሁ።

በመስመር ላይ ገዢ አይደለሁም። አብዛኛውን ጊዜ የምጠቀመው የተለያዩ የገበያ ቁሳቁሶቼን በቀጥታ በገንዘብ በመግዛት ነው ወይም በብር። በጥሬ ብር ይዤ በመሄድ በመግዛት ነው የምጠቀመው ነገር ግን የተለያዩ ለስልክ የሚሆኑ የስልክ የመስመር ላይ መጠቀሚያ ነገሮችን የምገዛው በመስመር ላይ ነው። ከዛ ባሻገር አብዛኛውን ነገሮቼን ግብአቶቼን ለቤቴ የማሟላው ለልጆቼ የትምህርት ክፍያ የምከፍለው። እንዲሁም ደግሞ የተለያዩ ኪራይዎችን የምከፍለው ለተከራዩበት የቤት ኪራይ የምከፍለው። ልብሶቼን የምገዛው የቤት ውስጥ ቁሳቁሶቼን የምገዛው ጥሬ ገንዘብ ብር ካስቀመጥኩበት የቁጠባ ማስቀመጫ በማውጣት በጥሬ ገንዘብ በመክፈል ነው። እስካሁን ድረስ ያለሁበት ቦታም እጅግ ዘመናዊ ቦታ ባለመሆኑ ይህንን ለመጠቀም ምቹ አይደለም። አቅራቢዎቹም እኔ እንኳን በመስመር ላይ ባዝ እኔ ጋር ለማምጣት እጅግ በጣም ሩቅና ገጠራማ ቦታ በመሆኑ እኔ ጋር ለማድረስ የሚያስችል ምንም አይነት መጓጓዣ ባለመኖሩ ወደ እኔ የሚያመጣልኝ የለም። ስለዚህ በመስመር ላይ ለመግዛትና ለመሸጥ ወይ ለመለወጥ ምቹ አይደለም። እና አብዛኛውን ነገሮች በመስመር ላይ ገዢ አይደለሁም። የምጠቀመው ጥሬ ገንዘብ በማውጣት ራሴን ወደ ገበያ ማዕከሎች በመሄድ በመግዛት ነው ማለት ነው። እምጠቀመው

በዚህ ቅዳሜና እሁድ በጣም ሲጠበቅ የነበረና ከወራት በፊት ቀጠሮ የተያዘለት ልዩ ዝግጅት አለኝ። ይህ ልዩ ዝግጅት በ እኔና ከዚህ በፊት አከራዮቼ በነበሩ አሁን ልክ እንደ እናትና እንደ ልጅ ቤተሰብ በሆንን ዘመዳሞች መካከል ነው። ይህ ዝግጅት የሚካሄደው አንዷ የጎደኛዬ ልጅ ሴት ልጅ በመውለዷ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት መሰረት የክርስትና እናት እንድሆንላቸው ስለጠየቁኝ እኔ ደግሞ ክርስትና እናት ሆኜ ልጅቷን ክርስትና ስትነሳ አብሬ ለመሆንና ለማቀፍ ቅዳሜ ማታ እሄዳለሁ ቅዳሜ ማታ ሄጄ ሌሊቱን በቤተክርስቲያንዋ በሚደረገው ስርዓት መሰረት ከህፃኗ እናት ጋራ አብረን በመሆን የህፃኗን ክርስትና እናስፈጽማለን ማለት ነው። እና እጅግ በጣም ደስ የሚል ፕሮግራም አለኝ በዚህ ፕሮግራም ላይ የጓደኛዬ እናት ልዩ የሆነ ዝግጅት አዘጋጅታለች ለክርስትናው የሚደገስ ድግስ አለ። ይህ ድግስ በልዩ ሁኔታ ታስቦበት የሚዘጋጅ የተለያዩ መጠጦችና ምግቦች የተዘጋጀበት ነው። በዚህ ዝግጅት ላይ ጎረቤት ዘመድ ጓደኛ ተሰባስቦ በዓሉን ያከብራል ማለት ነው ህፃኗ ክርስትና የምትነሳው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት መሰረት ስርዓት መሰረት በሰማንያኛ ቀኗ ነው። ሴት ልጅ በሰማንያ ቀን ወንድ ልጅ በአርባ ቀን ነው ክርስትና የሚነሳው የሴት ልጅ ክርስትና እናት የምትሆነው ሴት ነች ስለዚህ ነው እኔ የተመረጥኩት ልጅ ወንድ ልጅ ቢሆን ክርስትና እናት መሆን አልችልም ክርስትና አባት ነው ሚደረግለት ስለዚህ ሴት ልጅ ስለሆነች ከእኔ ጋራ ክርስትና እናት እንድሆን ተጋብዤ ፈቃደኛ ሆኛለሁ ለዛም የሚሆን ልዩ ልብስ ለመግዛት ቅዳሜ ከሰአት በኋላ ወደ ገበያ ማዕከል እሄዳለሁ። ጥሩ የህፃን ልብስ እገዛለሁ ለህፃኗ ደግሞ ክርስትና ስትነሳ የሚሆናት የተለያዩ ቁሳቁሶችን ገዝቼ ወደ ህፃኗ እናት ቤት እሄዳለሁ ሌሊት ላይ ነው ቅዳሴው የሚካሄደው ስለዚህ ከሌሊቱ አስር ሰዓት ተነስተን ቤተክርስቲያን በመሄድ ስርዓተ ቅዳሴውን አስፈጽመን ጥምቀቱን አስፈጽመን ልጅቷን አስጠምቀን ወደ ቤት ተመልሰን ጠዋት ላይ እሁድ ጠዋት እንመለሳለን ማለት ነው። ከተመለስን በኋላ የእሁድ ስርዓቱ የእሁድ ላይ የሚካሄደው የክርስትና ስነ ስርዓቱ የድግስ ስነ ስርዓቱ በምሳ ሰዓት ይከናወንና ይጠናቀቃል ከዛ በኋላ ወደ ቤቴ እመለሳለሁ ማለት ነው እና እንዲህ አይነት በጣም አስደሳች ፕሮግራም አለኝ።

በጣም የሚገርም ጥያቄ ነው በጣም ስለምወደው ተክል የቀረበልኝ ጥያቄ ነው። ቀርቅሃ በኢትዮጵያ ውስጥ የሚያድግባቸው ቦታዎች አሉ በተለይ በደቡብ ክፍል ያድጋል። ቀርቅሃን በጣም የተዋወቅኩት እኔ ከ ጃፓን የህይወት አኗኗር የተለያዩ ተሞክሮዎችን በማየት ነው ስለ ቀርቅሃ ባደረኩት ንባብ በኢትዮጵያ የደበብ ክልል አካባቢ ያድጋል። እኔ የምኖርበት አካባቢ ብዙ የቀርቀሃ ተክል የለም ነገር ግን ምርቶቹ ይመጣሉ የቀርቅሃ ምርቶች በአካባቢያችን ይመጣሉ። በአብዛኛው የሚመጡት ምርቶች ደግሞ የወንበር መቀመጫ የመሳሰሉ ነገሮች። ይሰራሉ እንደ አልጋ የመሳሰሉ ነገሮች ከቀርቅሃ ይሰራሉ። እንዲሁም ደግሞ ለተለያዩ ነገሮች መያዣ የሚያገለግሉ ቅርጫቶች ከቀርቅሃ ይሰራሉ። እነዚህ እነዚህ ምርቶች ወደ አካባቢያችን ይመጣሉ በአብዛኛው የደቡቡ የኢትዮጵያ ክፍል ግን ቀርቅሃ ይመረታል። እዛ አካባቢ በከፍተኛ ሁኔታ ያድጋል ነገር ግን ያው በእኛ ሀገር ደረጃ። ምርቶቹን ልክ እንደ ጃፓኖች የሚጠቀምበት የለም እጅግ በጣም የሚያስደስቱኝ ጃፓኖች ናቸው። የመብራት ማስቀመጫወቹ የቤት ውስጥ ቁሳቁሶቻቸው። እጅግ ልዩ ልዩ የሆኑ የሚሰሯቸው ከቀርቅሃ የሚሰሯቸው መሳሪያዎች እጅግ በጣም የሚያማምሩ ናቸው። በኢትዮጵያ አንዳንድ ቦታዎችም በተለይ በተለያዩ ሪዞርቶች አካባቢ እነዚህን የቀርቃሃ ተክሎች ለመጠቀም ጥረት እየተደረገ ነው ያለው። ያው ሙሉ በሙሉ ወደዛ ገብተናል ባንልም። በትንሽ በትንሹ የተለያዩ ቡድኖችን በማሰልጠን ወደዛ እንዲገቡ ለማድረግ ጥረት እየተደረገ ነው ያለው። እኔ አካባቢ ግን የለም። እዚህ በደቡብ ወሎ የሚባል አካባቢ አንድ ቦታ ላይ ተክሉን ለማየት አብቅቶኛል። አንድ መናፈሻ ውስጥ። እንደዚሁ ተክሉን አራብተውት ኮምቦልቻ የሚባል አካባቢ ተክሉን ለማየት በቅቻለሁ እየተራባ ይገኛል። በዋናነት ግን ያለው በደቡብ የሀገራችን ክፍል ነው። ነገር ግን እኔ ያለሁበት አካባቢ ተክሉ የለም።

እኔ መምህር ነኝ እና መምህር እንደመሆኔ መጠን ይህ ጥያቄ ለኔ እጅግ በጣም አስፈላጊ ጥያቄ ነው። ስራ ማለት ከሁሉም የስራ አይነቶች በጣም የሚበልጥ ይመስለኛል መምህርነት ነው። መምህርነት ማለት በሌሎች ህይወት ላይ የምትገነባው እጅግ በጣም ደማቅ የሆነ መስመር ደማቅ የሆነ ሌላ አለም መፍጠር ስለሆነ። ይሄን ለመግኘት ለማግኘት ደግሞ የሚመጡ በርካታ ህፃናት አሉ በርካታ ወጣት ተማሪዎች አሉ እና ስራዬ ለኔ ከምንም በላይ ነው። እና የስራ ሰዓቴ ላይ ከምሸርፍ ከእኔ ህይወት ውስጥ የፈለገው ነገር ቢጎድል ይሻለኛል። እና መቅረት ካለብኝ ወይም ደግሞ የራሴን ማስፈጽመው ጉዳይ ካለኝ በትክክለኛ መንገድ ፍቃድ ጠይቄ በትክክለኛው የፍቃድ መስመር መሰረት ከስራዬ ላልገኝ እችላለሁ። ከዛ ባሻገር ግን በፍጹም የስራ ሰአቴን ሸርፌ ወደ ስራ ወደ ስራ አልገባም በፍጹም ከስራዬ አልዘገይም። በተቻለኝ መጠን ሁሉ የራሴን ስራ ከመደበኛ ስራ ሰዓቴ በፊት ቀድሜ የግል ስራዬን እጨርሳለሁ። ስራ ቦታዬ ግን በትክክለኛ ሰዓት እንደውም ቀድሜ ነው የምገኘው። በፍጹም በስራዬ ላይ መዝረክረክ አልፈልግም። እንዲሁም ደግሞ ከስራዬ ዘግይቼ በመውጣት ትክክለኛውን ስራዬን ፈጽሜ አጠናቅቄ ነው ወደ ቤት የምመለሰው ማለት ነው። እና በስራዬ በኩል በፍጹም ቀልድ አላውቅም።

ይህ ጥያቄ በጣም ረጅም ጥያቄ ነው ረጅም ሰዓት የሚወስድ ጥያቄ ነው ነገር ግን ከአምስት ደቂቃ በሆነ ጊዜ ውስጥ እንዴት መመለስ እንደሚቻል አላውቅም። በባህላችን ሰርግ የሚከናወኑባቸው ተለያዩ መንገዶች ነው ያሉት በኢትዮጵያ ውስጥ እጅግ በጣም በርካታ አይነት የሰርግ አፈጻጸም ስርዓቶች ናቸው ያሉት። እኔ ደግሞ በአብዛኛው ጊዜ የኖርኩት አማራ በሚባለው የኢትዮጵያ አካባቢ በመሆኑ አማራ ውስጥ እንኳን እጅግ በጣም በርካታ አይነት የጋብቻ ስነ ስርዓቶች አሉና ሰርግ የሚከናወንባቸው ስርዓቶች አሉ። አብዛኛውን ጊዜ በሁሉም አካባቢ ማለት ይቻላል ሰርግ ካለ በልዩ ልዩ የጭፈራና የድግስ ስነ ስርዓቶች ይከናወናል። በሁሉም አካባቢዎች ባሉ ሰርጎች የመብል የመጠጥ ዝግጅቶች ይከናወናሉ። ከዛ ባሻገር የቀለበት ስነ ስርዓት የሚከናወንባቸው የከተማ አካባቢዎች አሉ። እንዲሁም ደግሞ የፊርማ ስነ ስርዓት የሚካሄድባቸው የከተማም የገጠርም የሰርግ በዓላቶች አሉ። በአብዛኛውን ጊዜ ግን ሰርግ ከተባለ ጭፈራ አለ ሰርግ ከተባለ ድግስ አለ መብል መጠጥ አለ። ሰርግ ከተባለ ሙሽራና ሙሽሪት በልዩ ባህላዊ ልብሶች እንደየአካባቢው በጉራጌ የተለየ ሊሆን ይችላል በአማራ የተለየ ሊሆን ይችላል በተለያዩ የገጠር ልብሶች በየአካባቢው ያሉትን ባህላዊ አልባሳት የጥበብ ሊሆን ይችላል የቆዳ ሊሆን ይችላል። በእጅ የተሰሩ የተለያዩ አልባሳት ሊሆኑ ይችላሉ እንዲሁም ደግሞ ወደ ደቡብ አካባቢ ስንሄድ ወደ ሀመር አካባቢ ስንሄድ ደግሞ የቆዳ ልብሶች የጨሌ አልባሳት አንገት ላይ ብቻ የሚጠለቁ ወገብ ላይ ብቻ የሚጠለቁ የተለያዩ አልባሳትን እና ጌጣጌጦችን በማድረግ ለሰርጋቸው ይዘጋጃሉ ማለት ነው። እዚህ እኔ ያደኩበትና የተወለድኩበት አካባቢ ግን በሁለት አይነት መልኩ ሰርግ ይዘጋጃል አንደኛው ባህላዊ የሰርግ ስነ ስርዓት ነው። ሁለተኛው ደሞ ዘመናዊ የሰርግ ስነ ስርዓት ነው። ባህላዊ የሰርግ ስነ ስርዓት በጥበብ አልባሳት በካባ በቤተክርስቲያን ስነ ስርዓት የሚካሄድ ሲሆን። በዘመናዊ የጋብቻ ስነ ስርዓት ደግሞ በቤተክርስቲያን የሚካሄድ ቢሆንም አልባሳቶቹ እንደ አውሮፓውያን ዘመናዊ ሴቷ በሙሽራ ቬሎ ወንዱ በሱፍ ወይም ሲውት በሚባለው አልባስ አምረው ደምቀው ይሞሸራሉ። ከዛ ባሻገር በባህላዊ ስነ ስርዓት ደግሞ በጥበብ አልባሳት ከእጅ የተሰሩ በሽመና የተሰሩ በፈትል ልብሶች በጥቁር ካባዎች በቀይ ካባዎች በነጭ ካባዎች ሙሽራውና ሙሽሪ ደምቀው በሰርግ ስነ ስርዓታቸው ላይ ይታጀባሉ ይደምቃሉ። የተለያዩ አይነት የምግብ ዝግጅቶች ይዘጋጃሉ የመጠጥ ዝግጅቶች ይዘጋጃሉ። ከዛ ባሻገር በገጠር ባለው አካባቢ ሙሽራና ሙሽሪት በፈረስ ተለያዩ ሰረገላዎችን በማዘጋጀት በፈረስ ሊሄዱ ይችላሉ። ለፈረስ የማይመቹ አካባቢ ከሆኑ ደግሞ በበቅሎ ለበቅሎም የማይመቹ አካባቢ ካለ ደግሞ ሙሽሪት በሚዜዎቹ በወንዶቹ ሚዜዎች ታዝላ በእግሯ እንዳትሄድ አዝለዋት ወደ ሙሽራ ቤት ይወስዷታል ማለት ነው። አሁን አከባቢዎች እየሰለጠኑ መኪና እየገባባቸው በትንንሽ መኪናዎችም ቢሆን በፈረስም በበቅሎም ለመሄድ ጥረት ይደረጋል ማለት ነው። ይሄ እንግዲህ በገጠር አካባቢ ያለው ባህላዊ የሰርግ ስነ ስርዓት ነው። አንዳንድ ጊዜ ደግሞ የከተማ ውስጥ ያሉ ዘመናዊ ሰዎች ሁለቱን ቅይጥ በማድረግ ዘመናዊውንም ባህላዊውንም የሰርግ ስነ ስርዓት ያከናውናሉ። ለምሳሌ የባህላዊውን የሰርግ ስነ ስርዓት ከተማ ውስጥ መሃል አስፋልት ላይ በነጫጭ ፈረሶች በሚጎተት ሰረገላ የጥንታዊው የንጉሳዊያን ስርዓት የመሰለ የሰርግ ስነ ስርዓት ከኋላ ደግሞ እጅግ ዘመናዊ የሆኑ መኪኖችን በመደርደር ሁለቱንም ቀይጠው በካባ በመልበስ እንዲሁም ደግሞ በዘመናዊ አልባሳት በማጌጥ የሙሽራውም የሙሽሪትም ቤተሰቦች በአንድ ላይ በመሆን ባህላዊውንም ዘመናዊውንም የሰርግ ስነ ስርዓት ቀይጠው የሚያሳዩ አንዳንድ ቤተሰቦች ይኖራሉ። እንግዲህ ይሄ የቤተሰቡ የገቢ ሁኔታ ይወስነዋል። ከዛ ባሻገር በዘመናዊ ሰርግ ስነ ስርዓት ላይ ዘመናዊ አመጋገብ ስነ ስርዓት ታክሎበት ይቀርባል። በገጠር ያለው ደግሞ ባህላዊ የሰርግ ስነ ስርዓት ባህላዊ የአመጋገብ ስነ ስርዓት ይቀርባል። የገጠሩ ወይም ባህላዊ የሰርግ ስርዓት ስነ ስርዓት ላይ ድንኳን ሊጣል ይችላል ከቅጠላ ቅጠል የሚዘጋጅ ባህር ዛፍ ሊጣል ይችላል ውጪ ላይ ማለት ነው። በከተማ አካባቢ ደግሞ ዘመናዊ ከሆነ ሰርጉ ትልልቅ ዘመናዊ አዳራሾች እና ሆሎች ተዘጋጅተዋል